ከቤትህ ስራ ምን ያህል ይርቃል? ያው ከቤቴ እንግዲህ ወደ አስራ ስድስት ኪሎ ሜትር አካባቢ ርቀት አለው ምክንያቱም ብዙ ርቀት ያለው የጉልበት ስራ ስለምሰራ እንግዲህ እየተመላለስኩኝ ወደ አስራ ስድስት ሜትር ነው ደርሶ መልስ ስምንት ስምንት መትር አስራ ስድስት መትር ነው። እንግዲህ የጎልበስ ስራ ተመራርሼ የምሰራው ወደ ገጠር ወጣ ያለ የመስኖ ልማት ነው። እና የጉልበት ስራ ስለሆነ እንግዲህ ስራ ስድስት ኪሎ ሜትር አካሄ ነው ስራ የምሰራው በጣም ከባድ ነው። ብዙ ስራዬ ከቤት በጣም ሩቅ ነው ይሄን ያህል ኪሎሜትር ማለት ከሁለት ሰዓት በላይ ስሄድ ስመጣ አራት ሰዓት እግር መንገድ አለው ማለት ነው። ጠዋት ስሄድ ስምንት ሁለት ሰዓት እንግዲህ ወደ ጠቅላላ ወደ አራት ሰዓት የእግር መንገድ አለብኝ ማለት ነው። ስለዚህ በጣም ከበድ ያለና ለ ስራውም እንግዲህ አድካሚ የሆነ ስራ ነው። ግን አማራጭ ስለሌለህ አሁን በአሁኑ ወቅት በጣም እሱ ነው ዋና መስረተ ነገር።

የምታውቀው አንድ ምሳሌ ንገረኝ? የማውቀው አንድ ምሳሌ ነገር በምሳሌ ጠጅ በብርሌ ይባላል የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ ይሄ ማለት ደግሞ ቶሎ በፍጥነት የተሰራ ነገር በፍጥነት እንደሚፈርስ የሚያሳይ ምሳሌ ነው። ሲሮጡ የታጠቁት ሲሮጡ ይፈታል ይሄም እንግዲህ በፍጥነት የተሰራ በፍጥነት በችኩልኩል የተሰራ ነገር ቶሎ እንደሚፈርስና ዋጋ ወይም ቋሚ ነገር እንደማይቀጥል የሚያሳይ ነው። የአባይን ልጅ ውሃ ጠመው ይባላል ይሄ እንግዲህ አባይ ኢትዮጵያ ውስጥ እንግዲህ በጣም ትልቁና መገኛውም ስለሆነ ውሃ እያለ ውሃ ጠማው ማለት ሀብት አካባቢ ኖሮ ገንዘብ እያለ ግን ውሃ እያለ ውሃ የተጠማው ለማለት የሚደረግ ምሳሌ ነው። እነዚህ ምሳሌዎች በጣም አሪፍ ብዙ የሚያስተምሩ ነገር ምሳሌዎች ስለሆኑ በጣም ወሳኝ እና መሰረታዊ ነገር ናቸው ብዬ አስባለሁ እነዚህ ምሳሌዎች በጣም ወሳኝ ወሳኝ ናቸው።

የተበላሸ ነገር ማስተካከል ትችላለህ? አዎ የተበላሸ ነገሮች ማስተካከል እችላለሁ የተበላሸን ነገር እንግዲህ በቻልኩት አቅም ነገሮችን ሁኔታዎችን ለማስተካከል ጥረት አደርጋለሁ። ምክንያቱም አንድ የተበላሸ ለምሳሌ በስራ ምክንያት ያለ ሳያውቁ ሰራተኞች ሊሆኑ ይችላሉ ወይም የሆነ ሰው ሊሆን ይችላል ያበላሸውን ነገር ማስተካከል እንግዲህ ቀለል አድርጌ ለማስተካከል ሁልጊዜም እሞክራለሁ እችላለሁ። ምክንያቱም አንዳንዴ በስህተት ሊሆን ይችላል የተበላሸው እና እሱን ደግሞ በቀላሉ ሜትድ የማስተካከል ነገር እሞክራለሁ ሁልጊዜም እና አስተካክለዋለሁ ምክንያቱም ያ ነገር ካልተስተካከለ እንደ ሊበላሽ ሊወድቅ ስለሚችል እና እሱን ነገር በጥንቃቄ ለማስተካከል እሞክራለሁ ማለት ነው። እና እሱ ደግሞ እንዲሆን ስለማልፈልግ እኔ ደግሞ አስተካክላለሁ ማለት ነው። እና የተበላሸ ነገር ማስተካከል ለምሳሌ እንደ ኤሌክትሪክ ገመድ ወይም ኤሌክትሪክ ሀይል አስተላላፊ ገመድ ቢቆረጥ እሱን ለማስተካከል በጣም በቀላል ይእ እችላለሁ ምክንያቱም በሲንግል ፌዝ እና በስሪ ፌዝ በሚባለው ደረጃ በሲንግል ፌዝ በሚባለው እንግዲህ በነጠላ ወይም በአንድ እና በሁለት በሶስት የሚባለው ነው እንግዲህ ያለው በአንድ በሚባለው እንግዲህ በጣም ቀላል ነው። እሱ እንግዲህ ሁለት እሳትና ውሃ ብቻ ስላለ ወይም ፌዝና ኒውትራል ብቻ ስላለ እሱን ማስተካከል በጣም ቀላል ነው። አስተካክ ምክንያቱም እሱ ቢቆረጥ ወይም ኮኔክት ጋር ቢገናኝና ኮኔክት አድርጎ የሆነ እሳት ቃጠሎ ቢፈጥር የሆነ ሰው ቢይዝ እንዲሁም እንስሳቶችን ቢይዝ በቀላሉ በእንጨት በመቁረጥ እና እንዳይገናኝ በማድረግ እሱን ማስተካከል እና መልሶ ለየ ብቻ በማይገናኝበት አድርጎ በፕላስተር ጠቅልሎ መልሶ መብራትን ማስተካከል ይቻላል። እንዲሁም ደግሞ ቆጣሪ እንዳይቃጠል ብዙ ጊዜ ፌዝ እና ኒውትራል ወይም ውሃና እሳቱን በምንለው በእኛ በአማርኛ በተለምዶ እሱ ሲገናኝ እንትን ይፈጥራል እሳትፈጥሮ ቆጣሪ ይመልሳል እንዲሁም ቤት ያቃጥላል እንዲሁም ቴሌቪዥን ፍሬጅ የቤት እቃዎችን በአጠቃላይ ሊያቃጥል ስለሚችል እነሱ እንግዲህ በተረጋጋ መንፈስ ማስተካከል ይቻላል ማለት ነው። እና እንግዲህ ሌላ ደግሞ ልጆች ልጆች እንግዲህ ብዙ ነገር ያበላሻሉ ስልክን ሊያበላሹ ይችላሉ ኮምፒውተር ሊያበላሹ ይችላሉ ቴሌቪዥን እንዲሁም ብርጭቆችን ሰብረው ሊያበላሹ ይችላሉ። እ ነሱ እንግዲህ ብርጭቆን ማስተካከል ባይቻል ሌላ ሰው እንዳይጎዳ እሱን ጠርጎ አውጥቶ ልጆች በማይደርሱበት አካባቢ መጣል እንዲሁም ኮምፒውተር ከተበላሸ እንግዲህ ኮምፒውተር ከተበላሸ የይለፍ ቃልን እንግዲህ በመቀየር እሱንማስተካከል እችላለሁ። ቴሌቪዥንም በተመሳሳይ እንግዲህ ብዙ ልጆች ቻናል የመደለት ያለውን የቻናል እንትን የመደለት የማበላሸት ነገር ነገር አለ እና እሱን ለማስተካከል እንግዲህ የውስጥ የራሱ ቁልፍ ወይም ሴክሪቲ ስላለው እሱን በመቆለፍ ማስተካከል ይቻላል። እንዲሁም ቻናሎችን ቢደልቱ መልሽ የሲምቦል ሲምቦል ሬታቸውን እና ፍሪኮንሲያቸውን ስለማውቅ እኔ እነሱን አስተካክዬ እንትን ማድረግ እችላለሁ ማለት ነው። እና ይሄ ነገር ስላለ እንደዛ መጠቀም እችላለሁኝ ማስተካከልም እችላለሁ እና ብዙ ነገር ለማስተካከል ብቁ ነኝ